ለስራ ትጓዛለህ የሚለው ጥያቄ ያለ ምንም ጥርጥር ነው ለስራ ወደ ትለያዩ ቦታዎችን እጓዛለሁ ለምሳሌ ባለፈው ሳምንት ለስልጠና በስራችን አስር ቀን ተጉዣለሁ ከ መቀሌ እስከ አክሱም ያለ በዛ ደግሞ አስር ቀን ቆይቼ ነው በጣም ማለት ከባድ ነበረ ያው ጉንፋን ይዞኝ ያው ህክምና የለም። የምግብ አቅርቦት ደግሞ የለም በጣም ከባድ ነበር። እና ለስራ አስቤ ስጓዝ በተጓዝኩበት ቀን ደግሞ ያው በጣም እስካሁን ብዙ አልተሻለኝም። እና ለስራ ስል እኔ ወደ የተለያዩ ቦታዎች እጓዛለሁ። በዛ አጋጣሚ ደግሞ ብዙዎች ታሪካዊ ቦታዎችን እውቄያለሁ። ያለው የሃይማኖቱን ያመጋገቡን ያዘፋፈኑን ሰርጉን ለቅሶውን ሁሉም ነገር አውቃለሁ። ስለዚህ መላ ኢትዮጵያ ላይ እኔ ዙሬያለሁ። አሁን የገጠሩን ባህል ወግ ሁሉም አውቃለሁ። የጎደሩን ከተማ ውበት የፋሲለደስ ግንብ የአጼን ቴዎድሮስ የነገሰበት ቤተ መንግስት አይቼዋለሁ። ጎበኘዋለሁ በጣም ደስ የሚል ነው። የጎንደር ከተማ ውበት ደግሞ በጣም ሳቢ ነው። በጣም እርካታ አለው። ከተማውም በጣም የሚያምር ነው። ስለዚህ በዚህ ልክ በጣም አሪፍ ከተማ ሆኖ ሆኜ ነው ሆኖ ነው ያገኘሁት። እና የህዝቡን አቀባበል ደግሞ በጣም ያምራል። ያለው እንግዳ አቀባበል ሁሉም ነገር በጣም ደስ ይላል። ኢትዮጵያ ባህል ነው። በኢትዮጵያ መልክ ነው። በዚህ ልክ ደግሞ እኔ ደስ ብለኛል። ስለዚህ ለስራ ስጓዝ ብዙ ነገር አንድ ለስራ እሄዳለሁ ከዛ በኋላ ደግሞ ስለ ኢትዮጵያ ነገሮችን ሁሉም በደንብ እንዲገባኝ ሁሉን ነገር እሰራለሁ። እና በዚህ ልክ እኔ በጣም ደስተኛ ነኝ። ስለዚህ ለስራ ስጓዝ አንድ ሰው አውቄያለሁ። ለኛ ሌላኛው ባህር ዳር ከተማ አውቅኩኝ አውቅኩኝ እጎበኘዋለሁ። እና ባህር ዳር ከተማ በጣም ውብ ከተማ ነው። ከዛ ጣናን አውቃለሁ። ጢስ አባይ አለ ጢስ አባይ ማለት ከስቶ ተነስቶ ወደ አባይ በረሃው ነው ወደ ትልቁን ህዳሴ ግድ የሚወጋዝበት ነው። በዛ ልክ ደግሞ ህዳሴውን ግድ ደግሞ እኔ ሄጄ አይቼዋለሁ። በጣም ደስ የምል አሰራር ነው። ለሀገራችን ልማት ለሀገራችን ብርሃን ትንሳኤ የሚሆን ግድብ ነው። በዛ ልክ ደግሞ የቤንሻንጉል ጉምዝ ክልል አይቼዋለሁ። በጣም የምወደው መሬት ነው። ደስ የሚል ነው። አዊ ብሄረሰብን ጎብኝቻለሁ በስራ ምክንያት። አዊ ብሄረሰብ ደግሞ በጣም ቆንጆ ነው። የለማ ከተማ ነው። መሬቱ ልምላላሜው ደስ ይላል። ዝናብ ሁሌ ነው የሚዘንበው። እና በጣም ለየት ያለ ከተማ ነው ያየሁት አዊ ብሄረሰብ ሁሉም ያው የምግብ እንቅፋቶች በጣም ያው ሁሉም አቅርቦቶች ደስ ይላሉ ርካሽ ነው፤ ያው ህዝብ ደግሞ በጣም ያምራል። ያው ኢትዮጵያዊ ነው በጣም። ሌላኛው ደብረ ማርቆስ ከተማ ነው። እንደምታውቁ ታሪካዊ ከተማ ነው እሱም የበላይ ዘለቀ ሀገር ልጅ ነው በዛውም ላይ ደግሞ ዩንቨርሲቲውን አይቼዋለሁ። ደብረ ማርቆስ ዩኒቨርሲቲ በጣም ጥሩ ዩኒቨርሲቲ ነው። ያኛው ላይ አልገለጽኩም የባህር ዳር እና የጎንደር ዩኒቨርስ ደግሞ አለ በጣም ጥሩ ነው። ከዛ ተነስተን ደግሞ ለስራ ወደ አባይ በረሃ ገብተናል። አባይ በረሃ ማለት ትልቁ ድልድይ ነው። ወንዝ አለ ከታች። በጣም የሚገርም ነው። የሁለት ሺህ የቢዩልዲንጉ በጣም የሚገርም ነው ህፃውን። የመንገድ ማለት ነው ስለዚህ በዛም ደግሞ ኦሮሚያ ክልል ገባን የኦሮሚያ ክልል ያለ ደግሞ በጣም የሚገርመን በቃ ደስ ይላል። ቆንጆ ቆንጆ ከተማዎች አሉ። ከዛ ትልቂቷ ከተማ አዲስ አበባ ገባን። ተጉዘን ስንት በረሃ አቋርጠን ስንት ከተማዎች አቋርጠን ትልቋ ከተማ የአፍሪካ መዲና አዲስ አበባ ገባን። አዲስ አበባ ደግሞ በጣም እንደስሟ አበባ ናት። ደስ የምትል ከተማ ናት። እና በዚህ ልክ እኔ በጣም እወዳታለሁ። ተመልሼም ለመሄድ እቅድ አለኝ። እና የአፍሪካ መዲና ከተማ አሁን ደግሞ ተውባ በጣም ተሞሽራ ነው ያለችው። ደስ የሚል ከተማ ነው። ስለዚህ እኔ ለስራ ስጓዝ ብዙ ነገሮች አውቃለሁ። ያው በወሎ ሸዋረቢት ብዙ ነገሮችን ከተሞችን አውቀናል። የስራ ቦታዋችን ልክ እንደ ቃሊቲ ብረታ ብረት ያሉ የሚገርም የሚገርመው ፋብሪካ ስራዎችን አይተናል። የመሰቦት ስሚንቶ ፋብሪካ አይተናል። ብዙ ነገሮች ማለት ስራ ስትሰራ ብዙ ነገር ነው የምታውቅ። እና በዛ ልክ ደግሞ አንተ ለመስራት በጣም ብዙ ነገሮችን አሁን ብዙ ነገሮችን እኔ አቅጃለሁ። ያ ሀገራችንን ሰላም ያደርግልን እንጂ ብዙ ነገር መስራት ይቻላል እኛ ሀገር ላይ ስደት መሄድ አይቻልም። እና ያው ሰላም ከሆነ ሁሉም ነገር በአሪፍ ሊሰራ ይችላል የሚል ሀሳብ አለኝ እኔ። ስለዚህ በዚህ ነው እኔ የምወስደው። ጥሩጥሩ ነገር ነው መውሰድ ያለብን እንጂ መጥፎ መትፎ ነገሩን ማውራት የለብንም። እና ስለዚህ ለስራ ስጓዝ በጣም ብዙ

ማዕድን ተጠቀማለህ የሚለው ጥያቄ ለኔ ያው ትንሽ ማለት ሊከብድ ይችላል። ማዕድን ተጠቅሜ አላውቅም ምክንያቱም ማዕድን ማለት እንደ ወርቅ ነው እንደ አልማዝ ነው። ብዙ ነገሮችን ነው የሚያጠቃልለው እና። ያው ማዕድን የሚጠቀሙት በአሁኑ በሀገራችን ላይ ታጣቂ ወይ በመንግስት ነው የሚወጣው እንጂ እንደ ግለሰብ መአድን የማውጣት ትንሽ ይከብዳል። ስለዚህ እንደሚታወቀው በእኛ ለሀገራችን በጣም ትልቅ ማዕድኖች አሉ። በወርቅ በብዛት የሚገኝበት አሁን በትግራይ ክልል በሺሬ አድያቦ አከባቢ ነው። ሰዓት ያወጣሁት ያለህ በጣም ብዙ የታጠቀ ሀይል አለበዛ እነሱም ነው ያወጡት ያሉት እንጂ ወደ ግለሰብ አይደርስም። ምክንያቱም ልታወጣ ከሄድክ ያው ያው በጥይት ነው የምሞትህ ቀልድ የለም። ስለዚህ በግሌ ማዕድን ማውጣት አልችልም በቃ በግልጽ ማለት ነው። ምክንያቱም የነሱ ነው የከበረ ነገሮችን የነሱ ነው የታጣቂዎች ነው። በሁሉም በአፍሪካ ሀገሮችን ብንሄድም እንደዛ ነው ያለው እና። ለምሳሌ በኮንጎ ስንሄድ በጣም ብዙ የወርቅ ማዕድን አለ። የከበረ በጣም ማለት ነው ክባር የሚባለው ግን የማያወጣው ታጣቂ ሀይል ነው። ተራ ሰው ተጠቅም አያውቅም ዝም ብለው ሀገሩን የተወለደበት ያደገበት። በሌላ ተጣቂ በሌላ ሀገር። ዜጋ እየተወረረ በቃ ዝም ብለህ ማየት እድል ነው ያለው እንጂ። ምንም ማድረግ አይችልም። ስለዚህ እኔ ደግሞ ከእነሱ አንድ ነኝ። አሁን ወርቅ በጣም አንድ አመት ምናምን አድርጓል እየወጣ ነው። ከትላልቅ ኩባንያዎቹ እንትን ጠር ሼሪክ ፈጥረው ወጣት እንዳይጠቀም በመንግስት ደረጃ እውቅና የተሰጣቸው ታጣቂዎች አሉ። እነሱም እንደ ታጣቂ እንደ ታጣቂ ሆኖ ወጣት እንዳይጠቀም አጥር በማጥር ለራሳቸው ለግል ጥቅማቸው። ማለት ወርቅን አውጥተው በኮንትሮ ለውጭ ወደ ዱዋይ ምናምን እየሸጡ ነው የሀገርን ኢኮኖሚ ደግሞ እየጎዱ ነው። በዛ ላይ። ስለዚህ እንኳን እንደ ግለሰ በመንግስት ደረጃ እየተጠቀመበት አይደለም ማዕድኑ። ማዕድን ሲባል በዚህ አጠቃላል የጠጠር ሊሆን ይችላል የአሸዋ ሊሆን ይችላል የስሚት ሊሆን ይችላል የድንጋይ ሊሆን ይችላል ለኮብልስተን የሚዉል ማለት ነው። በጣም ዘርፎ ብዙን እንደ ልክ እንደ እጣን ወርቅ እንደ ሳፋየር በጣም ብዙ ማለት እንችላለን የሆነውን ግን። ከእነዚህ ብዙዎችም አንድ ተጠቅሜ አላውቅም። እኔ ምክንያታም አብዛኛው በትምህርት ነው ጊዜ ያሰለፍኩት የተማርኩት ተምሬ ደግሞ ስራ ሊቀጥ እቀጠራለው አገኛለሁ። በዘርፌን እሰራለሁ ብዬ ተምሬ ከዛ አሁን ምንም አይነት ስራ የለም ምክንያቱም መአድን ተቆፈረው የሚወጣው ተሸጠው ወደ ውጭ ነው። የሚያሽሽት ምክንያቱም ውጪ ነው ቤት የሚገዙት። ቢያንስ ሽጠን እንኳን እዚህ ሀገራቸው ቢሰሩበት እኛ ስራ እናገኝ ነበር እንቀጠር ነበር ሆኖም ግን። አሁን ወደ ባዳ አገር ቤት ሂድ እየተሸጠ ነው። በዛ ላይ ልክ ደግሞ ደላር እየቀረ እየቀረ ነው ኢትዮጵያ እያገኘች አይደለችም። ስለዚህ እንደ ግለሰብ ራሳችን ብናወጣው ነበር ማዕድኑ እንደ ግለሰብ እንጠቅም ነበር ሀገራችን ትጠቀም ነበር። ያው የፍትሃው ሀፍት ክፍፍል ደግሞ በጣም የተስተካከለና የተመሰገነ ሊሆን ይችል ነበር። አሁን ግን ያ ሀብተ ስፋቱ በጣም ስፍቷል። በደሃና በሀብታም ያለ መካከል በጣም ሰማይ ሰማይ ደርሷልና። እኔ ይሄ አሰራር እንዲቀየር ባይ ነኝ። ምክንያቱም ወጣት እየተጠቀመ አይደለም ወደ ስደት እየፈለሰ ነው። ለምሳሌ በትግራይ የምናየው በጣም ብዙ ነገር ነው። አድያም የተወልደው ቀይ ባህር ላይ እየሞተ ነው። ያው ማዕድኖች ግን ሌሎች ከባዳ የመጡ የቆፈሩት እየሸጡት ነው እና። ይሄ ደግሞ በቃ በ ህግ ስትሄድ በጣም ህጋዊ ያልሆነ በቃ ፍትሃዊ አይደለም። በቃ ሰዎች በዚች ምድር ላይ ፍትህ ተነፍጎ ነው ያለውና። የማዕድን አጠቃቀማችን የተስተካከለ መሆን አለበት ብዬ ነው የማስበው እኔ። ካልሆነ ግን በቃ የሀገርን ጉዳት ያደርስሃል። እርስ በእርስ የመጠፋፈት የመተካከስ የመገዳደል ብዙ የመዘራረፍ ነገሮችን ያመጣልና። እነዚህ ነገሮችን ለመቅረት ምንድነው መስራት ያለብን ነው? ፍትሃዊ የሆነ የማዕድን አዋጣጥ በመንግስት መሰራት አለበት